ልምድ ማለት በአንድ ተግባር ደጋግመህ በመስተማራት በሂደት የሚገጥሙ ስሕተቶችን በስኬቶች ውስጥ በማለፍ የሚገኝ የተከማቸ እውቀት እና ጥበብ ማለት ነው። ልምድ ከመጽሐፍት ከሚገኝ እውቀት የሚለየው በተግባር የተፈተነ በራስ ህይወት ላይ የታተመበት መሆኑ ነው። የልምድ ምንነት ስናብራብራው ልምድ ማለት ጊዜን ለውጤት የመለወጥ ነው። በአንድ ጊዜ ስራ ላይ ስራ ላይ ቆይታ ስናደርግ አሁን ኑራችን ነገሮችን የሚያከናውኑበት ቀላሉና ውጤታማ መንገድ ማይል የለማመዳል ተግባሪያዊ እውቀትን ይፈጥራል። መኪና እንዴት እንደሚነዳ በመጸሃፍ ማንበብ እውቀት ሲሆን መሪዉን ይዞ መንገድ ላይ መውጣት ግን ልምድ ነው። የስህተት ውጤት ልምድ ብዙ ጊዜ የሚገኘው ከተሳሳቱ ውሳኔዎች ነው። ልምድ ማለት ለሰራናቸው ስህተቶች የምንሰጠው ስም ነው። እንደሚባለው አንድን ስህተት ደግመን እንዳንሰራ የሚያደርግን ካለፈው የተማርነው ልምድ ነው። የልምድ አይነቶች። የስራ ልምድ አለ በአንድ ሞያ ዘርፍ ውስጥ የሚገኝ ከሎት ይህን በስራ ለአለም ውስጥ ተፈላጊ እንድንሆንና ከፍ ያለ ሀላፊነት እንድንረከብ ይረዳናል። ሌላው የህይወት ልምድ አለ። ከሰዎች ጋር በአለን ግንኙነት በችግሮች በደስታና በደስታ ውስጥ በማለፍ የሚገኝበት ብስለት የተሞላበት የተረጋጋ ሰብና እንዲኖር ያደርጋል። ቀጥተኝ ያልሆነ ልምድ አለ። የሌሎች ታሪክ በማንበብ በማዳመጥ ሌሎችን በመመልከት የምንቀሳው ትምህርት ነው። ብለህ ሰው ከራሱ ስህተት ብቻ ሳይሆን ከሌሎች ልምድ ይማራል። የልምድ አስፈላጊነት በራስ መታማመንን ይገነባል። ቀደም ብለን የከነዋወነውን ነገር ደግመን ስንሰራው ፍርሃት አይሰማንም ልምድ አዉቀዋለው እችለዋለው የሚልን ዉስጥን ጥንካሬ ይሰጣል። የውሳኔ ጥራት ልምድ ያለው ሰው አማራጮችን በፍጥነት በመገምገም እና ሊመጣ የሚችል አደጋ ቀድሞ የመረዳት አቅም ይኖረዋል። ብዬ አምናለው ማለት ነው

ሪፖርት ማለት የተከናወነ ተግባር የተጠና ጥናት ወይም የታዘብነውን ክስተት መረጃዎች መሰረት በማድረግ ለሚመለከተው አካል በጽሁፌም በነገር የምናቀርብበት መረጃ መለዋወጫ መሳሪያ ነው። ሪፖርት ትክክለኛ ውሳኔ ለመስጠት እና የተሰራን የስራ ለመገምገም የሚያገለግል ድልድይ ሆኖ ይታሰባል። የሪፖርት ዋና አላማዎች ብዙ ናቸው ሪፖርት ዝም ብሎ መረጃን መደረር ሳይሆን የሚከተሉት ግቦች ይኖሩታል። መረጃ መስጠት አለብን መረጃ ውሳኔ ማገዝ አለበት ጥያቄነት ማረጋገጥ አለብን ስለተከናወነ ስራ ወይም ስለአጋጠመን ችግር ግልጽ መረጃ ማስተላለፍ አለብን አማሮች ወይም የሚመለከታቸው አካላት። በሪፓርቱላይ ተመስርተው ቀጣይ እርምጃ እንዲወስዱ መርዳት አለብን። ሌላው ተጠያቂነት ማረግ አለብን የተሰጠውን ሀላፊነት እና በእጅ በጀት በትክክል ለታለመለት አላማ መዋሉን ማየት አለብን። ወደፊት ማጣቀሽነት መጠቀም አለብን የተከናወኑ የተከናወኑ ስራዎች በሰነድ የተቀምጠው የወደፊቱ ታሪክ ወይም የስራ መረጃዎች እንዲሆኑ ማድረግ አለብን። የሪፖርት አይነቶች ብዙ ናቸው። የስራ አፈጻጸም ሪፖርት አለ በየሳምንቱ በየወሩ ወይም በየአመቱ የስራው ደረጃ የትምዳኤ እንዳለ። የሚቀርብ ሪፖርት አለ የምርምር አለ የጥናት ሪፖርት አለ። በአንድ እርእስ ላይ ጥናት እተካሄዶ ግኝቶችን የሚገልጽ የፋይናንስ ሪፖርት አለ የገንዘብ ገቢና ወጪን በዝርዝር የሚያሳይ የጉዞ ማስክ ሪፖርት አለ ከአንድ ቦታ ተልእኮ የተከናወኑ እድጊብ ሲመለስ ይታዩና የተሰሩ ነገሮችን የሚገልጽ ነው። ቴጥሮ ሪፖርት ባህሪያት። ትክክለኛነት ነው አብመረጃወቹ የተረጋገጡና ከስተት የጸዱ መሆን አለባቸው። ሌላው ግልጽነት ሊኖር ይገባል አንባቢው በቀላሉ ሊረዳው የሚችል ቋንቋ መጻፍ አለበት። አጭርና ይዘት ያለው መሆን አለበት ረጅም ወሬ ሳይሆን ዋና ዋና ነጥቦች ላይ ያተኮረ መሆን አለበት። ብልህነት ሊሆን ይገባል ሁሉንም አስፈላጊ ነጥቦች ማን ምን መቼ የት ለምን እንዴት መመለስ እንዳለበት መገለጽ አለብን። ታማኝነት በግል ስሜት ሳይሆን በእውነታ ላይ የተመሰረተ መሆን አለበት። የሪፖርት አወቃቀር በጣም ብዙ ነው። አንደኛ ርዕስ ሪፖርቱ ስለ ምን እንደሆነ የሚገልጽ አጭር አረፍተ ነገር መጠቀም አለብን። ማጠቃለያ ሙሉ ሪፖርቱ ለማንበብ ጊዜ የሌላችሁ ሰዎች ዋናውን ነጥቦች የሚገልጽ መሆን አለበት። መግቢያ የሪፖርቱ አላማና ዳራም መሆን መዳሰስ አለበት። ሌላው ዋናው አካል ዝርዝር መረጃዎች ትንተናዎች የተገኙበት ውጤቶች ናቸው መደምደሚያውና ምክረ ሀሳብ ሊኖረው ይገባል። ከስራው የተወሰደ ትምህርት ወደፊት ምን ማድረግ እንዳለበት የሚቀርብ ሀሳብ መሆን አለበት። ሪፖት በሚዘጋጅበት ጊዜ ሊደረጉ የሚገቡ ጥንቃቆች አሉ አንባቢውን ማወቅ ሪፖርቱን የሚያነበው ማነው ስለ ባለሙያ የሚጻፍ ስለተራ ሰው ወይስ የሚጻፍ ሪፖርት ቋንቋዎቹ ይለያያሉ። በማስረጃ መደገፍ አለብን ከተቻለ በቁጥሮች በግራፎች በፎቶዎች የተደገፈ ሪፖርት ይበልጥ ታማኝነት ይኖራችኋል። ሌላው ጊዜ መጠበቅ ነው ሪፖርት ከጊዜው ካለፈ በኋላ ፋይዳ ስለሚቀንስ በወቅቱ ማቅረብ አለብን። ሌላው በሪፖርት መጻፍ መቻል በትምህርት ሆነ በስራ አለም ትልቅ ክህሎት ነው። ትክክለኛውን ግልጽ ሪፖርት ማቀረብ በስራ መደረቦች በአመራሮች ዘንድ ታማኝነትና አክብሮት ያተርፋል። ሪፖርት በእጅ የእጅ ስራ ውጤት መስተዋጾ መስተዋት መሆኑን መዘንጋት የለብንም። ሌላው ሪፖርት ለማሳመር ብዙ ነገሮች መጠቀም አለብን አንደኛው ነጥብ በነጥብ መጻፍ ነው። ረጅም አንቀጽ ከመጻፍ ይልቅ ነጥቦችን መጠቀም አንባቢው መረጃውን በቀለሉ እንዲረዳው ያደርጋል። ሌላው ደጋግመንም ማንበብ አለብን። ከመላካችን በፊት በፊደል ስህተት እና የሀሳብ መስተካከል አለመኖሩ አለመኖሩን ማረጋገጥ አለብን። ሌላው ቀጥተኛ መሆን አለብን ወደ ዋናው ጉዳይ በፍጥነት ከመግባት ይልቅ አላስፈላጊ የሆኑ ቃላትን ማስወገድ አለብን። ሌላው ጥሩ ሪፖርት ጥሩ ሪፖርት መረጃ ብቻ ሳይሆን መፍትሄም ይዞ ይቀርባል ብዬ አምናለሁ ማለት ነው።